ለሌሎች ማስተማር ትችላለህ ለሚለው አዎ ብዙ ነገሮችን ማስተማር እችላለሁ ስለዚህ በዚህም መንገድ የተለያዩ ነገሮችን በየትኛውም ቦታ ከየትኛውም ሀገር በየትኛውም ክፍል ሆኖ የማስተማር ልምድ አለኝ ልክ እንደተለያየ መምህር ማለት ነው። ሰዎች በሚገባቸው ልክ የተለያዩ ነገሮችን ሀሳቦችን በማንሳት ከእነሱም ከእኛም ከየትኛውም ቦታ ሀሳቦችን በመለዋወጥ የተለያዩ ነገሮችን ለሰዎች ማስተማር ይቻላል። ያም ማለት ለሌሎች በሚገባቸው መንገድ ወይም ደግሞ የሚፈልጉትን ጉዳይ በማስተማር ጥሩ የሆነ ግንኙነት እንዲኖረን ማድረግ እንችላለን ማለት ነው። ስለዚህ የተለያዩ ነገሮችን በቀላሉ ለማስተማር ሌሎች ነገሮችን ከሰዎች ጋር ወይም ደግሞ ከመጽሐፍት ከተለያዩ ነገሮች መውሰድ አስፈላጊ ሆኖ ስለሚገኝ እነሱን ነገሮች በተለያየ መንገድ መውሰድ እንዳለብኝ አውቃለሁ። ስለዚህ እነሱን ነገሮች እየወሰድኩ አሁንም ማስተማር እንደምችል አውቃለሁኝ አስተምራለሁም እያስተማርኩም ምወጣው።